በልጅነቴ ብዙ የማስታውሳቸው እንትኖች የምዘክራቸው የማስታውሳቸው ነገሮች አሉ ከእነዚህ ውስጥ አንዱ ልጅ እያለን የነበርንበት ያኗኗር ዘይቤ አንደኛው እንድናስታውሰው ነው ያደረገን ነገር ነው ከዚያም በተጨማሪ ብዙ ነገሮች ማስታወስ እችላለሁኝ።

መስኮቴንም መስኮቴንም በሬንም ክፍት የመተው ልማድ በጣም በእጅጉ ያጠቃኝ ሰው ነኝ ተኝቸ ሁሉ በር ሳልቆልፍ መተኛት እችላለሁ መስኮትማ እንዴውም ነፋስ ይግባ ብየ ከከፈትኩት በቃው ቀረ የትኛውንም አይነት ውድ እቃ ቤቴ ውስጥ ቢኖር ክፍት ነው በሬ ክፍት ነው እግዚአብሔር ይመስገን ግን እስካሁን እንደ ስንፍናየ ለክፉ ለአደጋ የሰጠኝ ነገር የለም። ግን እንደዚህ መሆን ጥሩ አይመስለኝም አለኝ እዚህ ክፍት መተው ለጤና ጥሩ ሊሆን ይችላል ግን ምንድነው ያለ መንገድ እየሄዱ ሰውን ሌባ ያስብላሉ እንደማለት አይነት ነገር ነው። ለሰዎቹ የተጋለጠ ለሰዎቹ ጥፋት የተጋለጠ አድርጎ ራስን መቀመጥ የስንፍና አንደኛው እንትን ነው መገለጫ ነው እና ከዚህ ስንፍና መራቅ እያንዳንዳችን ግዴታ ነው ብዬ አስባለሁ።

የድምጽ መልእክት አዎ በጣም ቀለል ያለ መላላኪያ መንገድ ይሄ ነው። የሆነ ቦታ እርፍ ብሎ በእጅ ሲጠቀጥቁ ከመዋል ስራን እየሰሩ። የድምጽ ቮይስ ቁጭ ማድረግ። ሰዎቹ የፈለጉ ሰዓት ገብተው ሀሳቤን ይረዱኛል። ከወ ቃል ይሄ ምንድነው? በጽሁፍ ሰዓት ይጨርሳል። ከዛ ደግሞ ሀሳብ አንዴ ቶሎ ስለማይጻፍ የመጣልን ሀሳብ ሁሉ ወደ መርሳት ሊመጣ ስለሚችል። ረዘም ያሉ መልእክቶች ሲኖሩኝ። ከዛ ደግሞ በጣም ፋታ ያጣሁበት ሰዓት ከሆነ። መልእክት የምልከው በድምጽ ነው።

ይሄ እንኳን ትልቅ ድክመቴ ነው። በአንድ ስራ በአንድ ጊዜ ከአንድ ስራ በላይ መከወን አልችልም ህሊናዬ አይሰበስብልኝም ለዛ በአንድ ጊዜ አንድ ስራ ነው የማደርገው ብዙ ሰዎች በጣም ለሴቶች ከአንድ ጊዜ ሁለት ሶስት ስራ ያስተናግዳሉ እኔ ግን እንደዛ አይነት ልምዱም ችሎታም የለኝም።